እኔ የምወደው ባህላዊ ምግብ ጩቆ የሚባለው ባህላዊ ምግብ ነው። ጩቆ የሚባለው ባህላዊ ምግብ የሚዘጋጀው ከቅቤና ከተፈጨ የገብስ ዱቄት ነው። እና ሁለቱን አንድ ላይ በማድረግ ሲታሽ የሚፈጠረው ነው ልክ ሊጥ እንደሚዘጋጀው ዱቄትና ውሃ አንድ ላይ ተቦክቶ ሊጥ የሚባለው ለዳቦ የሚጋገረው እንደሚዘጋጀው ነው ይሄም ገብሱን በቅቤ ውስጥ በማድረግ አንድ ላይ ሁለቱ ሲታሹ የሚፈጠረው ምግብ ጩቆ ይባላል። እና ይሄ ጩቆ እሳት አይነካውም። በቃ እዛው እንደታሸ ነው የሚበላው እና በጣም የሚጣፍጥ ባህላዊ ምግብ ነው። በዋነኝነት የሚዘጋጀው ለሰርግና ለልደት ነው። እና አልፎ አልፎ ለቅሶ ላይም ሰዎች ሊጠቀሙት ይችላሉ። ግን በዋነኝነት ለሰርግ እና ለልደት የሚዘጋጅ ባህላዊ ምግብ ነው።

ቡና ወይስ ሻይ ትመርጣለህ? ይላል ጥያቄው እኔ የምመርጠው ሻይ ነው። ቡና አልወድም። ያው ብዙ ሰዎች ቡና ለቡና የተለየ ፍቅር አላቸው። እና ብዙ ሰውም ያው ተመራጭ መጠጡ ቡና ነው። እና አለማችን ላይ በከፍተኛ ሁኔታ ከሚጠጡ መጠጦች መካከል አንዱ ቡና ነው። ከሻይ በላይ ነው የሚጠጣው በብዙ ሀገራት በብዙ ሰዎች ይወደዳል። ሻይ ያው በዋነኛነት የሚጠጣው ቁርስ ቁርስ ላይ ነው። ማለት ቁርስ ስንበላ የምንጠጣው ነገር ነው። እና ሻይ እኔ በጣም ነው የምወደው። ቡና ብዙም ለቡና ፍላጎት የለኝም። ሻይ ግን በጣም በጣም የምወደው ነው። ያው እሱንም ለጠዋት ለቁርስ ቁርስ ብቻ ነው እንጂ ለሌላ ጊዜ አልጠጣውም ጠዋት ቁርስ ለመብላት ብቻ

ማንደር የምትጠቀማለህ ይላል እና ዛሬ ላይ ብዙ ሰዎች እሳት ማንደድ ትተዋል ማለት ምግባቸውን የሚያበስሉት በስቶቭ ስለሆነ በኤሌክትሪክ እሳት ትተዋል ያው ገጠር ያሉ ሰዎች ምናልባት ምግብ ለማብሰል ወይም የሆነ ስራ ለመስራት በእሳት ሊጠቀሙ ይችላሉ። መብራት ካልገባ አካባቢያቸው ላይ ግን ከተማ ላይም ቢሆን እሳት እናነዳለን እናቀጣጥላለን። ይሄ በዋነኛነት ቡና ቡና ለማፍላት በኤሌክትሪክ አንጠቀምም በስቶቭ በከሰል ነው የምንጠቀመው ቡና ያው ደስ የሚለውም በከሰል ሲሆን ነው። እና ያው ስቶቭ ይዘን ስለ ማንቀሳቀስ አጠገባችን አርገን ለማፍላት ቡናው የሚመቸን ስቶቭ ሳይሆን ከሰል ሲሆን ነው። እና ያው ያ ለማቀጣጠል የምንጠቀመው እሳቱን እ ያው የተሰነጣጠቁ ትናንሽ እንጨቶች ላይ ትንጥየ ቤንዚል ወይም ነጭ ጋዝ በማከርከፍ እሱም በክርቢት ስንለኩስ ይያያዛል። ወይም ደሞ ጋዝ ከሌለ ለማንደድ ይሄ የተለያየ እንደ ላስቲክ ስፖንጅ ቁርጥራጭ ሲሆን እሱ እሳት ለማቀጣጠል በጣም ምቹ ነው። እና እሳት ለማንደድ ብዙ ሰው የሚጠቀመው እኔም የምጠቀመው ጥናንሽ የተሰነጣጠቀው እንጨቶች እሱ ላይ ስፖንጅ ወይም ፕላስቲክ በማድረግ እሱን በማቃጠል ወዲያው ይቀጣጠላል።

ትወዳለህ ይላል የሰው ልጅ በዚህ ምድር ላይ በሚኖርበት ህይወት ዋና ግቡ ሊሆን የሚገባው ሌሎችም መርዳት አይደለም። ነው። እዚ ምድር ላይ ስንኖር እዚ ምድር ላይ እስካለን በህይወት እስካለን ድረስ ሌሎችን መርዳት ግዴታ ሃላፊነታችን ነው እና ይሄ ጥያቄም ሊያስነሳም የሚገባ ጉዳይ አይደለም። ምክንያቱም ለሌሎች መትረፍ ካልቻልን ሌሎችንም መርዳት ማጋዝ ካልቻልን ለራሳችን ብቻ የምንኖር ከሆነ ምን ጥቅም አለው? እኛ ብንታመም ወይም እኛ ተጎድተን ብንወድቅ ሊደርስልን የሚችል ሰው ነው። ስለዚህ ከሰው ጋር በምንኖርበት በእያንዳንዱ የህይወታችን አቅጣጫ ሰዎችን ማገዝ ሰዎችን መርዳት ለሰዎች መትረፍ ግዴታችን ነው። ብቻውን የበላ ብቻውን ይሞታል ይባላል በእኛ በአባባል ታዋቂ አባባል ነው። ሰውን ያላገዘ ሰውን ያልረዳ የሰው ልጅ ቋሚ አይደለም። ነገ ሊቸገር ሊወድቅ ይችላል በሚወድቅበት ሰዓት የሚያግዘው ሰው ነው። ዛሬ ግን ሰውን ያላገዘ ሰው ነገ እሱ ተቸግሮ ሊያግዘው የሚችል ማንም ሰው የለም። ግን ለሰው የደረሰ ሰው ነው። ሰውም ለሱ ሊደርስለት የሚችለው። እና እኔም ሰዎችን መርዳት በጣም ነው የምወደው ባለኝ አቅም በገንዘብ ከቻልኩ ገንዘብ በጉልበት ከቻልኩ በጉልበት በእውቀት ከቻልኩ በእውቀት ሰዎችን በምችለው ሁሉ እረዳለሁ። እና ትልቅ የመንፈስ እርካታም የሚሰጠኝ ያ ነው። የሰው ልጅ ወደዚህ ምድር የተመጣው የመጣበት ዋነኛ አላማ ለሌሎች መድረስ ለሌሎች መትረፍ እንዲችል ነው። ይሄ ግዴታ ነው። ሰዎችን ማገዝ ሰዎችን መርዳት ሰብአዊነት ነው። እና እኛ ሰዎች ከእንስሳት የምንለይበት ዋነኛው ነገር እርስበርስ ስለምንተሳሰብ ነው። እርስበርስ መደጋገፍ ስለምንችል ነው። አንዱ የአንዱን ነገር መውሰድ ሳይሆን ያለውን ማካፈል ነው። ያለዛማ እንስሳ እንስሳ ነን ማለት ነው። እና ሰው መርዳት ግዴታ ስለሆነ እኔም እወዳለሁ።

ላፕቶፕ አለ ይላል። አዎ ላፕቶፕ አለኝ። ኤች ፒ ኮር አይ ስሪ ፊቭስ ጀነሬሽን አለኝ። የተገዛልኝም ዩኒቨርሲቲ ገብቼ በሁለተኛ አመት የሁለተኛ አመት ተማሪ እያለሁ ነው። የተገዛልኝ እና አሁን ከተገዛልኝ ወደ ዘጠኝ አመት ይሆነዋል። እና የዘጠኝ አመት በፊት ዩኒቨርሲቲ ተማሪ እያለሁ የገዛሁት። ኤችፒ ኮራይ ስሪ ፊቭዝ ጀነሬሽን ላፕቶፕ አለኝ። በአምስት መቶ ጂቢ ሃድ ዲስክ እና በአራት ጅቢ ራም ነው። ሲስተም እንትኑ ስልሳ አራት ቢት ነው። እና እሱ ፒሲ አለኝ አዎ አለኝ።